የምትጠቀማቸው ሳሙናዎች የልብስ ሳሙናዎች ፈሳሽ ሳሙናዎች ወይም ደግሞ የገላ መታጠብያ ሳሙናዎች እ አብዛኛው ጊዜ እጠቀማለሁ። ልብስ ለማጠብ ደግሞ ለሰውነት ሰውነታችን ለማጠብ ሻምፖች። ፈሳሽ ሳሙናዎች የልብስ ማጠብያዎችን እጠቀማለው

በቀን አብዛኛው ጊዜ ስልኬን እጠቀማለሁ ብዙን ጊዜ ግን ኢንተርኔት ነው ምጠቀመው። ስልክ ለመደዋወል የተወሰኑ ጓደኞች ቤተሰቦች ጋር የተወሰነ ሰዓት ስልክ በመደዋወል ማሳለፍ ቢሆንም። ግን አብዛኛውን ጊዜ ስልኬን የምጠቀምበት ኢንተርኔት አገልግሎትን በመጠቀም ከተለያዩ ሰዎች ጋር መገናኘት ነው።

የጨረቃ ብርሃን በጣም እወዳለሁ ደስ ይለኛል ከፀሀይ ብርሃን ይልቅ የጨረቃ ብርሃን ውበት እንዳላት እንደዚህ አይነት ስሜት ይሰማኛል። በመሸ ቁጥር ብዙ ጊዜ ጨረቃ በምትወጣበት ወራት ውጭ ላይ በተወሰነ ሰዓት እተኛለሁ። እና በጣም ደስ የሚል ስሜት አለኝ ለጨረቃ

የስራ ምኞቶቼ ብዙ ጊዜ ያለውበትን ስራ ከፍ ያለ ወደ ደረጃ አድርሼ ውጤታማ የሆኑ ስራዎችን መስራት ነው የስራ ምኞቴ። ሁሌም ለዛ ነገር ደግሞ ዝግጁ ሆኜ እሰራለሁ። እና የስራ ምኞቴ የተሻለ ነገር ሰርቼ ባለሁበት ስራዬን ከፍ ወዳለ ደረጃ ማሳደግ ነው

የስልኬ ባትሪ ያው እንደ አጠቃቀሜ ይወሰናል። ብዙ ጊዜ ያው የኢንተርኔት የምጠቀም ከሆነ ባትሪውን ቶሎ ይቀንሳል። ባትሪው ከዛ ውጪ ግን ኢንተርኔት የማልጠቀምበት ሰዓት ላይ። ለሃያ አራት ሰዓት ያገለግለኛል አንዴ ቻርጅ አድርጌው ለሃያ አራት ሰዓት ያገለግለኛል።

በእጅ መሸመን ሞክሬ ማውቀው ነገር አይደለም። እስካሁን ያው የተለያዩ ጨርቃ ጨርቆች አሉ በእጅ ሚሰሩ ሚሸመኑ ነገሮች እንዳሉ አቃለሁ። ነገር ግን እኔ እስካሁን ይሸምኜ አላውቅም። ምንም ነገር። እያንዳንዱን ነገሮች ተሸምነው ወደ ገበያ ሚቀሩ ብዙ ነገሮችን ባውቅም ግን እኔ ሸምኜ አላውቅም እስካሁን።

የምተኛው አብዛኛውን ጊዜ ምሽት ሁለት ሰዓት እስከ ሶስት ሰዓት ባለው ሰዓት ነው የምተኛው። አልፎ አልፎ ግን የሆነ በስራ ጉዳይ ሊሆን ይችላል በሌሎች አንዳንድ ጉዳዮችም። ላመሽ እችላለሁ እስከ አምስት እስከ ስድስት ሰዓት የማመሽባቸው ሰአቶች አሉ። ቢሆንም ግን የምተኛበት ሰዓት ብዙ ጊዜ ከሁለት ሰዓት እስከ ሶስት ሰዓት ባለው ነው።

ልደቴን የማከብረው ብዙ ጊዜ ጓደኞቼ ጋር በመሆን፣ በጨዋታ እና በተለያዩ ነገሮች ነው። ጓደኞቼ ጋር፣ ቤተሰቦቼ ጋር ነው የማሳልፈው ልደቴን። አልፎ አልፎ ደግሞ የተለያዩ ቦታዎች በመዝናናት መዝናኛ ቦታዎች ላይ ምናምን ነው የልደት ቀኔን የማሳልፈው ብዙ ጊዜ የማከብረው፤ በእንደዚህ አይነት መንገድ ነው ወደ ልደት ልደቴን የማከብረው።

ጢሜን አቆያለው የማቆየት ልምድ አለኝ ቡዙ ጊዜ ካደግ ቦኋላ ነው ጺሜን ምቆርጠው። እና ጺሜን የማቆየት ልምድ አለኝ ብዙ ጊዜ ያው ቢያንስ እስከ ሶስት ሳምንት አራት ሳምንት ድረስ ጢሜን አቆያለሁ እና ጢም ያው ደስ የሚል ስሜት ስለሚሰጠኝ ብዙ ጊዜ ጥሜን አልቆረጠውም።

የእቃ ቁጥጥር አድርጌ አላውቅም ያው በስራ ቦታም ምናምን ሌላ ሰዎች ስላሉ ይሄንን ስራ ሚሰሩ እኔ እቃ ቁጥጥር አድርጌ አላውቅም። ቤት ውስጥም ቢሆን ያው ሌላ የቤተሰብ አካላት ስላሉ እነሱ ናቸው። የቃ ቁጥጥርን ሚያደርጉት እኔ የእቃ ቁጥጥር አድርጌ አላውቅም።

ከስራ ሰዓት በኋላ እሰራለሁ ብዙ ጊዜ እሰራለሁ። የተወሰኑ ሰዓታት ወይም ደግሞ ደቂቃዎች ሊሆን ይችላል። ከስራ ሰዓት በኋላ ቆይቼ ስራ ቦታ ላይ መከወን ያለብኝን ስራዎች እሰራለሁ። ከስራ ሰዓት በኋላ ብዙ ስራዎች አሉ። መስራት የምንችላቸው እና እነሱን ስራዎች እሰራለሁ

እሳት ማንደድ አዎ እችላለሁ በተለያዩ መንገዶች አዎ በክብሪት ሊሆን ይችላል ወይም ደግሞ በሌላ ስቶቭን ምናምን በመጠቀም እሳት ማንደድ እችላለሁ። ብዙ ጊዜ ምግብም ለማብሰል ሌሎች ነገሮችንም ለመስራት እሳት አነዳለሁ እና እሳት ማንደድ እችላለሁ በሚገባ እሳት ማንደድ እችላለሁ።

የቤታችን ጣሪያ የተሰራው በቆርቆሮ ነው የተሰራው ቆርቆሮና ከቆርቆሮ በታች ደግሞ ኮርኒስ የምንለው በሸራ ወይም በጨርቅ የተወጠረ ኮርኒስ ነው የምንጠቀመው ቤት ውስጥ። እንትን መስሪያ ቤት ውስጥ ከሆነ ደግሞ ያው ህንፃ ነው ህንፃ ነው የምንጠቀመው።

ማቅረቢያ ማድረግ አዎ እችላለሁ አንዳንድ ነገሮችን ማቅረቢያ አድርጌ ለሰዎች ማለት እችላለሁ። ማቅረቢያ ማድረግ ሁሌም የተለመደ ተግባሬ ነው። በአንዳንድ ስራዎች ሊሆን ይችላል። ከጓደኞቼ ጋር ባለን ግንኙነትም እንደዚ አንዳንድ ነገሮችን ማቅረቢያ ማድረግ እችላለሁ።

በቀን ከአንድ እስከ ሁለት ሊትር ውሃ እጠቀማለሁ። አልፎ አልፎ ያው በስራ ሰዓት ወይም ደግሞ ባለመመቻቸት ሊሆን ይችላል እንጂ። ከሁለት እስከ አንድ ሌተር ውሃዎችን በየቀኑ እጠቀማለሁ። አልፎ አልፎ ስራ በሚበዛበት ሰዓት እና አጋጣሚዎች ምቹ ሳይሆኑ ሲቀሩ ከዛ በታችም ልጠቀም እንችላለን።

ፀሀይ ስትጠልቅ ሁሌም ማየት ደስ ይለኛል እወዳለሁ። አጋጣሚዎችን ባገኘው ቁጥር ፀሀይ ስትጠልቅ ለማየት እሞክራለሁ ሁሌም። እና የፀሀይ ስትጠልቅ ያለው እይታ በጣም ውብና ማራኪ ስለሆነ ሁሌም ያን ለማየት እሞክራለሁ። አጋጣሚዎችን ባገኘው ቁጥር።

ቀልድ መናገር እወዳለሁ ብዙ ግዜ ጓደኞቼን በዛ ምክንያት ነው ከእኔ ጋር ቀረቤታቸውን ያሰፋል ብዬ ስለማስብ። ደንበኞቼ ጋርም ጓደኞቼ ጋርም ቀልድ በመናገር እነሱ ጋር ግንኙነቴን ማጠንከር እፈልጋለሁ እና ብዙ ጊዜ ቀልድ እናገራለሁ። ቀልዶች እችላለሁ ጎበዝ ነኝ ቀልድ እቀልዳለሁ።

አዎ ሁሌም ወደ ስራዬ እሄዳለሁ። ጠዋት ከእንቅልፍ በኋላ ቀጥታ የሚሄደው ወደ ስራዬ ነው። ከስራም በኋላ ተመልሼ ወደ ቤት እሄዳለሁ፣ ድጋሚ ደግሞ ከ ቀኑ ሲቀየር በነገታው ደግሞ እንደገና ወደ ስራ እመለሳለሁ እና ሁሌም ወደ ስራ እሄዳለሁ።

እንደ ወራቱ ይወሰናል ይሄ አንዳንዴ ብርድ በሚሆንበት ሰዓት ሁለት ብርድ ልብሶችን ልጠቀም ይችላል። ሙቀት በሆነ ሰዓት ደግሞ አንድ ብርድ ልብስ እና አንሶላ ተጨማሪ ሁለት አንሶላዎችን አንድ ትራስ እንደዚህ አይነት ነገሮችን እንጠቀማለሁ። ሙቀት በሚሆንበት ሰዓት ብርድ ሲሆን ሁለት ብርድ ልብሶች እጠቀማለሁ።

በተፈጥሮ ውስጥ መራመድ በጣም ነው የምወደው። አብዛኛውን ጊዜ ከስራ ሰዓት ውጭ ወይም እረፍት በሆንኩበት ሰዓት እንደዚህ አይነት የአትክልት ስፍራዎች ያሉበት እና ተፈጥሮአዊ በሆኑ ቦታዎች መራመድ ደስ ይለኛል። አብዛኛውን ጊዜ በአመት ውስጥ ቢያንስ አምስት እና ስድስት ጊዜ እንደዚህ አይነት እድሎችን እጠቀማለሁ።

በስራ ብዙ ጥሪዎችን አደርጋለሁ ከተለያዩ ሰዎች ጋር በስልክም ይሁን በአካል ብዙ ሰዎች ጋር ጥሪ አደርጋለሁ። የምሰራው የስራም አይነት ያን እንዳደርግ የሚያደርግ ስራ ስለሆነ ከብዙ ሰዎች ጋር። ጥሪ አደርጋለሁ በተለያዩ አማራጮች። በስራ በስራ ሰዓት ብዙ ጊዜ ጥር አደርጋለሁ።

ባዶ እግር መራመድ ብዙ ጊዜ የሞከርኩት ነገር አይደለም ግን በእረፍት ሰዓት የተለያዩ አትክልት ስፍራዎች እና መዝናኛ ቦታዎች። ስሄድ ከተፈጥሮ ጋር በባዶ እግሬ መሄድ ተመራጭ ነው። በእንደዚህ አይነት ጊዜያት በባዶ እግር መራመድ አውቃለሁ።

አዎ አብዛኛውን ጊዜ የጎረቤቶቼን ድምጽ እሰማለሁ። በአቅራቢያዬ ያሉ ጎረቤቶች። ድምፃቸውን ይሰማኛል የህፃናት የልጆቻቸው ድምጽ ሊሆን ይችላል። ወይም ደግሞ የትልልቆች ሰዎች ድምጽ ሊሆን ይችላል። የጎረቤቶቼ ድምጽ ይሰማል ብዙ ጊዜ እሰማለሁ አዳምጣለሁ የጎረቤቶቼን ድምጽ።

ወር በገባ በ ከሃያ ዘጠኝ እስከ ሰላሳ ባሉት ሁለት ቀናት ውስጥ ደሞዝ እናገኛለን። እና ይሄ የወሩ መጨረሻ ላይ ደሞዝ ሁሉም ቦታ ላይ የሚሰጥበት ቀን ነው። እና በወር መጨረሻ ከሃያ ዘጠኝ እስከ ሰላሳ ባሉት ቀናት ደሞዝ አገኛለሁ።

ቤቴን ብዙ ጊዜ አጸዳለሁ ግን እንደ ሁኔታዎች ሚወሰን ቢሆንም ቤቴን በ ቢያንስ በቀን ሁለቴ ሶስቴ አጸዳለሁ። አንዳንድ ጊዜ በሆነ በዓላት ወይም ደግሞ ሌላ ነገሮች በሚኖሩበት ሰዓት ቶሎ ቶሎ የመቆሸሽ ባህሪ ሰዎች በሚበዙበት ሰዓት፥ የመቆሸሽ ነገር ሊኖር ስለሚችል ከአራቴ እስከ አምስቴ ድረስም ማጸዳበት ጊዜ አለ።

ስጦታ እሰጣለሁ ለሰዎች ብዙ ጊዜ በልደታቸው ቀን ሊሆን ይችላል በተለያዩ ፕሮግራሞች ላይ። ለሰዎች ልደት እሰጣለሁ አብዛኛውን ጊዜ ለጓደኞቼ ለቤተሰቦቼ እንደዚህ አይነት ስጦታዎችን አዘወትራለሁ። እንደዚህ አይነት ስጦታ መስጠት እወ እወዳለሁ ለሰዎች።

ቡና ብዙ ጊዜ እፈጫለሁ። ቡና መፍጨት አውቃለሁ። ቡና እፈጫለሁ ብዙ ጊዜ ያው ቤት ውስጥ አንዳንድ ፕሮግራሞች ላይ ቡና በብዛት የሚያስፈልግበት ታይም ላይም ሁሌም እኛ ለምንጠቀማቸውም ቡና እፈጫለሁ ብዙ ጊዜ ቡና አስፈላጊ ነገር ነው ኢትዮጵያ ውስጥ እና ቡና እፈጫለሁ።

የሽክላ እቃዎች እጠቀማለሁ ቤት ውስጥ አብዛኛውን ጊዜ ለአበባ ማስቀመጫ። ወይም ደግሞ ለሌሎች እቃዎች ማስቀመጫ የሸክላ እቃ እንጠቀማለን። ብዙውን ጊዜ ውሃ ማስቀመጫም ሸክላዎችን እንጠቀማለን የአንዳንድ የመብያ ሳህኖችም ከሸክላ የተሰሩ። እንጠቀማለን።

ብዙ አይነት ጥቅማ ጥቅሞች አሉኝ እነሱም ደግሞ በስራ ላይ ሊሆን ይችላል። ወይም ቤት ውስጥ አንዳንድ ጥቅማ ጥቅሞች አሉኝ። እነዛን ጥቅማ ጥቅሞች ደግሞ እኔ ለመወዳቸው ወይም ደግሞ ለስራ አጋሬ ለሆኑት ሰዎች ነው። እነዛን ጥቅማ ጥቅሞችን ማጋራቸው እና ብዙ የጥቅማ ጥቅሞች አሉኝ

ምመርጠው የሙቀት መጠን መካከለኛ የሆነ የሙቀት መጠን እመርጣለሁ የአየር ፀባዩን መካከለኛ በሆነ ሰዓት ያ ልዩ ምቾት ይሰጠኛል ለኔ መካከለኛ የሆኑ የሆነ ሙቀት ነው ሚመቸኝና ምወደው ሻወርን በምወስድ ጊዜ መጠን ያለ ሙቀት ያለው ውሃ እንጠቀማለን።

ልብሶቼ በስርዓት የተቀመጡ ናቸው። ሱሪዎች ለብቻ ሸሚዞች ቲሸርቶች ለየብቻ ነው የሚቀመጡት። የስራ የምለብሳቸው አንዳንድ የበዓላት ልብሶች የቁም ሳጥን ውስጥ በስርዓት ተደርድረው ይቀመጣሉ። ልብሶቼም በስርዓት ነው የማስቀምጠው ሁሌም።

የምመኘው የእረፍት ጊዜ ብዙ ጊዜ ከጓደኞቼ ጋር የማሳልፈው ከቤተሰቦቼ ጋር ማሳልፈው የእረፍት ጊዜ ነው የምመኘው። አብዛኛውን ጊዜ በአመት ወይም የማገኘው እረፍት ላይ እንደዚህ አይነት ምኞት ነው ያለኝ። የምመኘው የእረፍት ጊዜ አብዛኛው ጊዜ ቤተሰቦቼ ጋር ጓደኞቼ ጋር የማሳልፈው አይነት የእረፍት ጊዜ ነው

አብዛኛውን ጊዜ ዝናብ ሲዘንብ ቤት ውስጥ ከሆንኩኝ ለመተኛት ነው የምሞክረው። ዝናብ በሚዘንብ ሰዓት ደስ የሚል ስሜት ይሰማኛል። መተኛት አልፎ አልፎ መጽሐፎችን አነባለሁ። ካልሆነ ደግሞ። ስልኬ ጋር አንዳንድ ነገሮችን እያየሁ ማሳለፍ ነው የምወደው

ማንቂያ ሰዓት ብዙ ጊዜ አልጠቀምም። በልምድ ሁሌም የስራ ሰዓት ከደረሰ ወይም ደግሞ በሌሎች ሁኔታዎችም በልምድ ቀጥታ እነሳለሁ ጠዋት ላይ። የማርፈድ ልምድም ስለሌለኝ የማንቂያ ሰዓት ብዙ ጊዜ አልጠቀምም። ማታም የምተኛበት ሰዓት የተወሰነ ስለሆነ የማንቂያ ሰዓት የማንቂያ ሰዓት አል አልጠቀምም።

አብዛኛውን ጊዜ ቅዳሜና እሁድ ስራ ስለማይኖረኝ ጓደኞቼ ጋር ነው የማሳልፈው። በመዝናናትና የተለያዩ ቦታዎች መዝናኛ ቦታዎች በመሄድ ቅዳሜና እሁድን አሳልፋለሁ። አብዛኛውን ጊዜ ጌም በመጫወት ኳስ በመጫወት ነው ጊዜዬን የማሳልፈው ጓደኞቼ ጋር። አንድ ላይ ሆነን ኳስ በመጫወት ነው ጊዜን የማሳልፈው።